የትኛውም በዓል ትወዳለህ? ለሚለው ጥያቄ እኔ በዓላት እኛ ሀገር ላይ የሚከበሩ በዓላት ሶስት ዋና ዋና በዓላት አሉ። እኔ የምወደው የገናን በዓል እና የፋሲካን በዓል በጣም እወዳለሁ። ዘመን መለመጫ ዘመን መለወጫ ብዙም አይደለሁም። ግን የፋሲካ በዓል እና የገና በዓል ልዩ የሆነ ቦታ ስላለኝ እነሱን ሁለቱን በዓላት በጣሙን እወዳቸዋለሁ እጅግ በጣም ይመቹኛል። ብዙ ነገር በቃ ራሴን እንድፈትሽ እንደመዝን ስለሚያደርጉኝ። ሶስቱንም በዓላት እወዳለሁ። በተለይ አዲስ አመት ላይ ደግሞ የዓመቱን ነገር እንድን እንትን እንድንል ስለሚረዳ እነሱን እወዳቸዋለሁ ማለት ነው።

የምሳ እረፍቶ ምን ያህል ጊዜ ነው? ያው ስራ ቦታ ላይ የምሳ እረፍታችን በጣም የተወሰነ ነው። የምሳ እረፍት ምን ያህል ጊዜ ነው ለሚለው ጥያቄ? በጣም የተወሰነ ናት ትንሽ ጊዜ ናት። የምሳ እረፍታችን እና አንድ ሰዓት ናት የምሳ እረፍት። ስድስት ተኩል ተወጥቶ ሰባት ተኩል ነው የሚገባው። ይሄ ብቻ ነው የምሳ እረፍት እሱ ደግሞ። ምሳ በልተን ከዛ ሻይ ቡና ለማለት ያው የተወሰነ ቢሆንም። ነገር ግን ያው ከምንም ይሻላል በሚለው በመጠቀም ላይ እገኛለሁና። የምሳ እረፍቴ ያን ያክል ነው

በነገራችን ላይ መጽሐፍ ደስ ከሚል ነገሮች መካከል አንዱ ነው። እና ሶ በእጁ ካልጻፈ በምን ሊጽፍ ይችላል? እና ያው በእጄ መጽሐፍ በእጄ ነው የምጽፈው። በኮምፒውተርም ታይፕ በኮምፒውተርም ቢጽፍ ሰው በእጁ ካልነካ መጻፍ አይችልም። እና አማራጭም የለም። አለመጻፍም አይቻልም። ከእጅ ውጪና በእጅ መጽሐፍ አማራጭ ስለሌለኝ አዎ በእጅ መጽሐፍ እወዳለሁ አማራጭም የለም ምርጫም የለምና። ግዴታም ስለሆነ በእጅ መጻፍ ይመቸኛል። አመዝናለሁ በእጅ መጻፍ እወዳለሁ